በሰአት የምትደርስ ሰው ነህ ወይ የሚል ጥያቄ መልስ የሚፈልግ ጥያቄ ነው እና አዎ በሰአት እኔ ሰአቴን የሆነች ሰዓትም ቢሆን እንትን ማለት መዘግየት አልፈልግም። ስለዚህ ሁሌም ቢሆን በሰአቱ ነው የምገኘው፣ በሰአቱ ነው የምደርሰው። ስለዚህ አዎ በሰአቱ የምገኝ ሰው አይነት ሰው ነኝ ብዬ ነው የማስበው።